ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለ እና ክሪስፕ ነው። የእንቁላል ሳንዲዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቮካዶ ወይም ከማንጎ። ሻጮቹ ፈጣን ናቸው በቀጥታ በፊትህ ያዘጋጁታል። ዋጋው ርካሽ ነው። ከጓደኞቼ ጋር አብረን እንገዛለን የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል ይህ የተለመደ ልምድ ነው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

ጓደኞቼ በህይወቴ ውስጥ በጣም አስፈላጊ ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ። እርስ በእርሳችን እንረዳዳለን። በችግር ጊዜ ይቀራረቡናል። በደስታ ጊዜ አብረው ይስቃሉ። ሚስጥሮቻችንን እንለዋወጣለን። በየቅዳሜው አብረን እንሰበሰባለን። ቡና እንጠጣለን። ታሪኮችን እንናገራለን። አንዳንድ ጊዜ እንጨቃጨቃለን። ግን ፈጥነን ይቅርታ አንጠያየቃለን። ጓደኞች እምነት ያስፈልገዋል። እውነተኛ ጓደኞች እድለኛ ያደርገዋል። ከእነሱ ጋር መሆን ደስ ይላል።

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎችን መጠቁም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስተዋዉቂያለሁ ስለ ስራዬ ተናግሬያለሁ። ሌሎችም ስለ እነሱ ነግረውኛል የንግድ ካርዶችን ተለወጥን የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶች ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን። ይህንን እድል አመሰግናለሁ የስራ አውታር መረብ ለእድገት አስፈላጊ ነው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

ምሽት ላይ ዜና አመለክታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥና ውጪ ዜና ይኖራል አንዳንድ ዜናዎች ደስ የሚያሰኙ ናቸው። ሌሎች አሳዛኝ ናቸው የአየር ሁኔታ። መረጃ ይሰጣሉ የስፖርት ውጤቶች እወዳለሁ። ጋዜጠኞች መረጃ ያብራርቡልናል። አንዳንድ ጊዜ ከቤተሰብ ጋር እንወያያለን ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳል። ከዚያ ለእረፍት ይሄዳል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

ቅዳሜ ባእል ይቀርባል ምን? ላድርግ እያሰብኩ ነው በሳምንቱ ደክሜያለሁ እረፍት ያስፈልገኛል። ምናልባት ጓደኞች እጋብዛለሁ አንዲት ፊልም እንመለከታለን። ወይም ወደ መናፈሻ እንሄዳለን። የቤት እቃዎች ላጸዳ እችላለሁ። ልብስ ማጠብ አለብኝ። የታዘዝኩትን መጽሐፍ ማንበብ እፈልጋለሁ። አዲስ የምግብ አሰራር መሞከር ደስ ይለኛል። ጊዜው ፈጣን ያልፋል። እረፍት አስፈላጊ ነው። ለሳምንት መልሶ መሙላት መሰራት አለበት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

ቡና ለእኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣለሁ። የቡናው ሽታ ብቻውን ያስደስተኛል በቤታችን ባህላዊ ቡና እናዘጋጃለን በመጀመሪያ እናነሳዋለን ከዚያ እንፈጨዋለን ጀበና ውስጥ እናፈለዋለን ጓደኞቹ ሲመጡ አብረን እንጠጣለን ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤቱ ሁሉ ይሞላል የነን ጊዜ በጣም እወዳለሁ ቡና ያለበት ቀን ጥሩ ነው ይሄ እለት ተእለት ልምድ ነው

ጠዋት ስነቃ በጣም ደስ ይለኛል፤ አዲስ ቀን እየጀመረ ነው መጀመሪያው ቡና እጠጣለሁ ከዚያ ቁርስ እበላለሁ የጠዋቱ ጊዜ በጣም ጸጥተኛ ነው፤ ሞቅ ያለ ውሃ ታጥቤ እወጣለሁ፤ ከዚያ ንጹህ ልብስ እለብሳለሁ፤ አይምሮዬ በጣም ንቁ ነው የእለቱን ስራራ ለመጀመር ደስ ይለኛል ጠዋት ላይ ሁሌ ቸኩያለሁ ጊዜው ባይኖርም ጥሩ መዘጋጀት አለብኝ። ይሄ የለኧትተለት ልምዴ ነው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

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ። አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይም ድራማ ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጅቻለሁ ሁሉም በሱፋ ላይ እንቀመጣለን መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስቅዳለን። አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደደ እናጋራለን የፊልም ምሽት የመዝናኛ ጊዜ ነው ከጓደኞች ጋር ጊዜ ማሳለፍ ይበልጣል።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

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን። አሰልጣኙ እያስረዳ ይሆናል፤ በትኩረት ማዳመጥ አለብኝ፤። ማስታወሻ እጽፋለሁ፤። በኮምፒውተር እለማመዳለሁ፤። አንዳንድ ተግባሮች ስብስብ ናቸው፤። ጥያቄዎችን እጠይቃለሁ፤ ባልደረቦቼም እንዲሁ እየተማሩ ናቸው፤። እርስ በእርስ እንረዳዳለን፤። የስልጠና ቁሳቁሶችም ይሰጡናል፤። ይህ አዲስ ክህሎት ለስራ ያግዛል፤። የሚቀጥለው ሳምንት መተግባር እጀምራለሁ፤። ለውጥ በአንድ ጊዜ ከባድ ነው፤። ግን መላመድ አለብን፤። ቴክኖሎጂ አለማቋረጥ ይለወጣል፤

መጽሐፍ ማንበብ የምወደው ተግባር ነው በየሳምንቱ አዳዲስ መጽሐፍት እፈልጋለሁ። ታሪኮችም አለም ይከፍታሉ ምናባዊ ቦታዎች እጎበኛለሁ። አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍት ያለ ቃሉ ሌሎች ያስቃሉ። ደራሲዎች ብልህ ናቸው። ቃላቸው ልብ ይነኩታል ምሽት ላይ ከመተኛት በፊት አነባለሁ። ቤተ መጽሐፍት መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ። የተለያዩ አስተሳሰቦችን አረዳለሁ። ማንበብ አእምሮን ያሳድጋል